የምትወደው እስፖርት ምንድነው? የምወደው እስፖርት የተለያየ ይሄ ዊዝ እንደ ዊዝ አውት አፓራታስ የተባሉ ጀመኒስቲክስ የሚባሉ እስፖርቶችን እወዳለሁ። ሮቢትስ እስፖርቶችንም እወዳለሁ። እስፖርት እና የተለያዩ ፑሽ አፖች ፑል አፖች ደሞ ይሄ ምንድነው መንጠላጠሎች እና እንደዚህ አይነት እስፖርቶች በጣም ወሳኝ ናቸው ለሰውነታችን ሴት አፕ ራሱ ወሳኝ እስፖርት ነው። እና የተለያዩ እስፖርቶችም እኔ እወዳለሁ በበረሄ እስፖርት አሁንም ሁል ጊዜ ማዘወትረው ነው። እስፖርት ለጤንነት እስፖርት ለሰላም። ኳስ መጫወትን በጣም ነው የምወደው እስፖርት ለአንድነትም። እስፖርት ደግሞ የአለምን ህዝብ አንድ የሚያደርግ ስለሆነ በዚህ ሰዓት ከምንም በላይ የሀገር ህዝብ አንድ የሚሆነው በእስፖርት ስለሆነ ስፖርት በጣም እወዳለሁ

የምትመኘው ስራ ምንድነው? ለተባለው ጥያቄ እኔ የምመኘው ስራ በተማርኩት ግን መሀንዲስነት ጥሩ መሀንዲስ ሆኛለሁ ከዚህ በኋላ ሌላ ቢመኝም ስለማያዋጣን። የለፋሁበትን የተማርኩበትን ባዳበርን በዚህ ሙያ በደንብ አድርጌ ቢሰራ ደስ ይለኛል ማለት ነው። እና ሳይት ማሀንዲስ ምሆን በጣም ደስ ይለኛል። አዎ

ልደት እንዴት ታከብራለህ የተባለው ጥያቄ? ልደት እኔ ሳከብር ሻማ አብርቼ ዳቦ ደፍቼ ኬክ ቆርጬ እ ፈንዲሻ በትኜ ቡና አፍልቼ እንደዛ እና እንደዛ በመሳሰሉት ነገሮች እ ዲኮር የተባሉ ብዙ ይሄ ልደት ልብሶችን ለብሼ እንደዛ ማክበር ነው የሚያስደስተኝ። እና ስጦታዎች ምናምኖች በቃ ከዚህ ጋር ተያይዘው ብዙ የሚያስደስቱ ነገሮች አሉ። እና እንደዛ

እንደ ሀገራችን ኢትዮጵያ ደሞዝ በየተኛው ቀን ታገኛለህ? እንደተባለው ደሞዝ በቀን ሰላሳ ወይም ሃያ ሰባት እና ሃያ ስምንት ሃያ ዘጠኝ አካባቢ ደሞዝ እናገኛለን እንደዚህ እንደዚህ የምናገኘው በቻስ። ምንም የሚለውጠን ሳይሆን እንደ ሆድ የሚሆን ነው። ስለሆነ እንደዚህ አይነት ስራዎች አግኝቼ ራሳዊ የነባበረ ግንብ የምለው ነው። እንጂ ደሞዝ ጥሎ ብዙም አይደለም።

እሳት ለማንደድ ምን ትጠቀማለህ? ለተባለው ጥያቄ እሳት ለማንደድ ክብሪት እጠቀማለሁ ካልሆነ እንጨት ከእንጨት ጋር በማገናኘት እሳት የመፍጠር ጥበብ አለ ኤሌክትሪኮቹን ለመጠቀም ትችላለህ እና እንደዛ ነው እሳት ለማንደድ የተለያዩ ሲስተሞች ዘዴዎች አሉ ማለት ነው

የምትወደው መጠጥ ምንድንነው? ለተባለው ጥያቄ እኔ የምወደው መጠጥ ምን መሰላችሁ። ድራፍት ሚባል መጠጥ በጣም ነው የሚወደው። ድራፍት ያውም ሀበሻ ሲሆን በጣም ነው የሚያስደስተኝ ቀዝቃዛ ወርቅ አበሻ። እና በጣም ነው የሚወደው ይሄን እንግዲህ እና ሁሌ ባገኘው ደስ ይለኛል። ስፔሻሊ ከስራ ሲመለስ ማታ ማታ ለአንድ ሰዓት ሳላበዛ ብጠቀመው ምንም አይደለም።